ብዙ ሰነዶችን ታዘጋጃለህ። ብለህ ለጠየከኝ ጥያቄ አው ብዙ ሰነዶችን የማዘጋጀትና የማቀናበር ልምዱ አለኝ። ለምሳሌ ያህል የይታ ማቅረቢያ ሰነዶች፣ ሪፖርቶች እና የምዘና ሰነዶች እንዲሁም የባህሪና የመረጃ ጠቋሚ ሰነዶችን የማዘጋጀትና የማቀናበር አቅሙ አለኝ።

የትኛውም ባህላዊ ምግብ ትወዳለህ ብለህ ለጠየቀኝ ጥያቄ እኔ በጣም ብዙ የምወዳቸው ባለሙያዎች አሉ። ለምሳሌ ያህል ቆጮ ገንፎ ዶሮ ወጥ ክትፎ ወዘተ የመሳሰሉ ባህላዊ ምግቦች አሉ። ከእነዛ ውስጥ ግን እኔ በጣም የምወደው ባህላዊ ምግብ ቢኖር። አንደኛ ማስቀመጠው ባላዊ ምግብ ዶሮ ወጥ ነው።